ሙቀት ይላል ሙቃት ማለት። ፀሀያማ ቀን ሲሆን የሚሰማን ሙቃት ሲሆን ይሄ ሙቀት ለሰው ልጅ ሲጨምር በጣም አደጋለሁ። ለምሳሌ ደም ግፊት ላለው ሰው ሙከት ሲጨምር በጣም መጥፎና በጣም ከባድ ነው። ስለዚህ ሙቀት ትንሽ መቀነስ አለበት። ስለዚህ ሙቀታማ ሰው እማይመቸው አለ እሚመቸው አለ

ምግብህን ለሌሎች ማካፈል ትወዳለህ? አዎ ምግቤን ለሌላ ሰው ማካፈል እወዳለሁ ምክንያቱም ተካፍለን ስንበላ በጣም ጥሩ ነው ስለዚህ ሁሉም ሰው ምግቡን አካፍሎ መብላት አለበት። ምግብ ለምሳሌ ምግብ ለማያገኙ ሰዎች አካፍለን ስንበላ። በጣም ጥሩ ነው ለኛም ጥሩ ነው ለነሱም ጥሩ ነው። ስለዚህ ምግብን አካፍሎ መብለት ልማዳችን ነው ባህላችን ነው። ስለዚህ ሁሉም ሰው ምግቡን አካፍሎ መብለት አለበት ብዬ አስባለሁ። ምክንያቱም ምግቡን አካፍለን ስንበላ ለኛም ጤነኛ እንሆናለን ማለት ነው

ሸሚዝ ስንል የሸሚዝ አማርኛ ቃላት ሲሆን ሸሚዝ ከልብስ አይነቶች አንዱ ነው። ስለዚህ ሸሚዝ በብዙ ሸሚዝ አይነቶች አሉ። ለምሳሌ ሱፍ ጋ ሱፍ ጋር ምን ለብሰው ሸሚዝ ብቻውን ምን ለብሰው ሸሚዝ አለ ሸሚዝ ብዙ አይነት እንትን ላይ ይሰራል ለምሳሌ የጥጥ ሸሚዝ ወይም ሌላ ሸሚዞች ቀለል ሌላ ሸሚዞች ወፈር ሌላ ሸሚዞች አሉ እነዚህ ሸሚዞችን በመልበስ የተለያዩ ቦታዎችን እንሄዳለን ለምሳሌ ሰርግ ቤት ሊሆን ይችላል፣ ትምህርት ቤት እና የተለያዩ ቦታዎች እነዚህን ሻሚዞችን አድርገን እንሄዳለን ማለት ነው። ስለዚህ ሸሚዝ መልረስ ለምንድነው የሚጠቅመው በሙቃት ሰዓት አሁን ቀለል ያለ ስለሆነ እነዚህን ቀላል ሸሚዞችን ብቻ በመልበስ ሙቀታችን ሙቀት እንዳይሰማን ማድረግ እንችላለን ማለት ነው።

ምርትይላል ምርት ብዙ አይነት እናየዋለን ይሄን ቃል ምርት ለምሳሌ ገበሬዎች ክረምቱን ወቅት ሲለፉ ሲለፉ ቆይተው በጋ ሲደርስ ምርት ያመርታሉ ምርት ማለት ሲዘሩ የዋሉትን አዘሪት ማለት ነው አዘሬ እነዚህ አዘሪቶችን ሰብስበው ወደ ምርትነት ይቀየራሉ። ሌላ ሌላው ደግሞ አንድ ኢንዱስትሪ የተለያዩ ምርቶችን የጫማ ምርቶችን ሊያመርት ይችላል። የተለያዩ ልብሶችን ጫማዎችን የተለያዩ እቃዎችን የቤት እቃዎችን ሊያመርት ይችላል ይሄ ምርት ይባላል ማለት ነው። ምርት ስንል የሆነ ለፍተን የምናገኘው ውጤት እንደማለት ነው

ወተት ይላል ወተት ማለት ያው ከእንስሳት የምናገኘው ከቤት እንስሳት ከለሞች ወይም ከፍየሎች ከግመሎች ሚገኝ ሲሆን ወተት። የየሀገሩ ይለያያል ለምሳሌ እኛ ሀገር አብዛኛው ወተት የምንጠቀመው እኛ አካባቢ አማራ ክልል ዙርያ የለሞች ወተት ነው። ወደ አፋር ወደ ሱማሊያ ስንሄድ ደግሞ የግመል እና የወታት የፍየል ወታትም ይጠቀማሉ። ይኸው በአካባቢው እንደ አካባቢው ይለያያል ማለት ነው። ስለዚህ እኛ አካባቢ ወተት ስንል ከብ ከብቶች የምናገኘው ተዋጾ ማለት ነው። ስለዚህ ይሄ አሪፍ ነው። በጣም አሪፍ ነገር ነው ማለት ነው

ስልጣና ይላል ስልጣና ስንል የሆነ ለምሳሌ አንድ ተማሪ ተአምሮች ጨርሶ ስራ ከመግባቱ በፊት ስለዛ ስራ መሰልጠን ማወቅ አለበት የስራ ሂደቱን እንዴት መሰራት እንዳለበት ደሞዝ ሰራተኞች ጋር እንዴት መግባባት እንዳለበት ብዙ ነገር ከስልጠና ውስጥ የሚያገኘው ነገር አለና ይሄ ደግሞ በጣም ጠቃሚ ነው ስለዚህ ሁሉም ሰው ተረድቶ እንትን ማለት አለበት ብዬ አስባለሁ። ስለዚህ ስልጣና የሚባለው ያው አንድ ስራ ከመጀመሪያችን በፊት የምናገኘው ነገር ማለት ነው። ስለዚህ በጣም አሪፍ ቃል

ማስተዋወቅ ስንል ለምሳሌ ለማያውቁት ሰዎች ማስተዋወቅ ማለት ነው። ይሄ ማለት የሳሙና ድርጅት ቢኖር ለምሳሌ ለማህበረሰቡ ስለዛ ሳሙና ድርጅት ጠቃሚነቱን በጣም አሪፍ እንደሆነ። ዋጋው ቅናሽ እንደሆነ። ማስተዋወቅ ማለት ነው ለማያውቁት ህዝብ መናገር እንደማለት ነው።

ሶፍትዌር ይላል ሶፍትዌር ማለት የአንድ ኮምፒውተር ክፍል ሲሆን እኔ ልክ እንዳወቁት ወይም እንደተመርኩት ከሆነ ሶፊው ኮምፒውተር ሁለት ክፍል አለው ሶፍትዌር እና ሃርድዌር ይባላል። ሃርድዌር ስንል አሁን ለኮምፒውተሩ ላይኛው ክፍል ማውዝ ኪቦርድ ምናምን የምንለው ማለት ነው። ሶፍትፌር ስንል ደግሞ ውስጠኛው ውስጠኛው ክፍል ማለት ነው። የኮምፒውተር ስለዚህ እነዚህ ውስጠኞች ክፍል ሶፍትዌር ተብሎ ይጠራል።

ሴት ልጅ ይላል ያው ሰው ልጅ ሁለት ጾታ አለው ወንድና ሴት አለዛም ዛሬ ዘመናዊ ላይ ጾታ የሌለው ወይም ለወደፊት ሴት የነበረው ወንድ ወንድ የነበረው ሴት እሚሆንበት ዘመን ጊዜ ነው። ስለዚህ አሁን ደግሞ ሴት ልጅ ስንል ከእነዚህ ጾታዎች ሁሉ ከሁለት በላይ ከሶስት በላይ የሆኑ ጾታዎች ውስጥ አንድ ሴት ልጅ እሚለውን ነው። ሴት ልጅ አሁን ፍቅር የሌላት ብር ብቻ ፈላጊ ጥቅመኛ ናት። አሁን በዚህ ዘመን ሴት ልጅ ስንል በቃ ሴት ልጅ እሚታየኝ እኔ የሆነ ሰው መጥምጣ አለ። አይደል እንደዛ እምትመጠምጥ የሆነ ቦታ ሆና። ይሄ ወንድ ልጅ አላማ እንዳይደርስ እምታደርግ ሴት ናት

ባንክ ይላል ባንክ ያው ፋይናንስ ተቋም ነው ፋይናንስ ተቋሞች ብዙ አሉ ከእነዚህ አንዱ ባንክ ነው። ባንክ ማለት አንድ ላይ የሆነ ማህበር ሲሆን ይሄ ማለት ደግሞ። ሰዎች ብር ሰብስቦ ያበድራል ለባንኮች ያበድራል እና ለመንግስት ያበድራል ማለት ነው። ባንክ ስንል በቃ ብር ብር የተከማቸበት የሆነ ድርጅት። እንደማለት

ስራ ይላል የው ስራ መልከ በጣም ጥሩ ቃል ነው ስራ ማንኛውም ስራ ማለት ብር የሚያስገኝ እንድንተዳደር የሚያደርገው ስራ ይባላል። ለምሳሌ ሁለት በሁለት ከፍለን እንችላለን። የመንግስት ስራ እና የቃን ስራ የቀን ስራ ስንል ጉልበትን በመጠቀም ገንዘብ የምናገኝበትን እንጨት መፍለጥ ሊሆን ይችላል። ጭቃ ማቡካት ሊሆን ይችላል። የተለያዩ ቤት ሰሪቶች ላይ ስምንት ስራ ላይ ምናምን አዋል ናት። የመንግስት ስራ ስንል ለምሳሌ የባንክ ሰራተኛ ሊሆን ይችላል። የመስረያ ቤት ሰራተኛ የተለያዩ ሰራተኛ በመንግስት ሴክተር የሚሰራ ማለት ነው። ስለዚህ ስራ በሁለት ከፍለን እናያለን የቀን ስራ እና የመንግስት

አንድ ይላል አንድ ከቁጥሮቹ ሁሉ አንድ መጀመሪያ ነው ከዜሮ ቀጥሎ ማለት ነው። አንድ ስንል የጎዶሎ ቁጥር ነው። ሁለተኛ ደግሞ ይኸው የቁጥር ሁሉ መጀመሪያ ማለት እንችላለን። ይሄም ሙሉ ቁጥር ስንል ከዜሮ ስለሚጀምር ነው እንጂ እንደው አንድ ያው አንድ ቁጥር ያው ሁል ጊዜ ቀዳሚ ነች ብዬ አስብ

ኮፍያ ማለት ያው ከራሳችን የምናደርገው ከፀሀይ መከላከያ ከብርድ መከላከያ እና የተለያዩ ደግሞ ለመዝናናት የምናደርገው ኮፊያ አለ ኮፍያ ማለት ዘመናዊ ወይም እነዚህ ዘመንን የዋጁ ሰዎች እንደማዝናኛ ማዝናኛ ይጠቀማሉ። ሽማግሌዎች ደግሞ ራሰ በራ የሆኑ ወይም ራስ መላጣ የሆኑ ፀጉራቸውን ይሸፍኑበታል ማለት ነው። ከብርድ ከፀሀይ

ቢቻ ይላል ቢቻ ከለም ነው ያው ከከለሞች ሁሉ ቢቻ ሁሉም ሰው የሚወድ አይነት ከለም ነው። በጣም ታዋቂ ወይም ከባድ ከለሞች ብለን ከተማርነው ነው አንዱ ቢቻ ነው። ቢቻ ምክንያቱም ደመቅ ብሎ ለሰውም ይታያል። ስለዚህ ቢቻ ቀለም እኔም እወዳለሁ